ሰዎችን እንዴት ታስተዋውቃለህ? ሰዎችን እንዲህ አድርጌ ማስታወቅ ልምድ አለኝ። መጀመሪያ የምተዋወቀውን ሰው ይዤ ሰዎች ፊት አቀርባለሁ። ሰውየውን በምን አይነት መንገድ እንደሚግባባ እነግረዋለሁኝ። ይህም ሰውየው ማዳመጥ አለበት ከእነዚያ ሰዎች ጋር ጥሩ የፊት ግንኙነት ማድረግ አለበት። ፊት ለፊት ገጽታ ይናባባል ይህ ሰው የራሱን ስምም የመጣበትን ስራውንና ምንድ እንደሚፈልግ ይናገራል። ከእነዚህ ሰዎች ጋር ጓደኛ የማድረግ ሀሳብ አለኝ። ሰዎችን እንዴት ታስተዋውቃለህ? ለምለው ጥያቄ። እነዚህ ደረጃዎች አሉት የመጀመሪያዎቹ ሰውየውን መንገር። የት እንደሚያገኛቸው ከሰዎቹ ጋር ማግባባት ካዚያም ቀጥሎ እንዴት እንደሚሰራ ምን እንደሚሰራ ከእነሱ ጋር በትክክል እንዲያወራ ማድረግ። ግልጽና ደስተኛ የሆነ ፊት ያስፈልጋል። ሰዎችን ለማስተዋወቅ ተጨማሪ የሆነ ሂደት ወይንም ጠምዛዛ መንገድ ብዙ አያስፈልግም። ነገር ግን እኔ የማስታውቅበት መንገድ ከእነሱ ጋር እንዲግባባ ማድረግ ስሙን ስራውን መንገር እንደዚህ ናቸው

የምትወደው አትክልት ምንድነው? የሚወደው አትክልት የሀበሻ ጎመን ነው ከዚያም ቀጥሎ ትማቲም ነው። ጎመን በመልኩ አሮንጋዴና መጠኑ ደግሞ ሰፊ ነው። ይህ ጎመን በጣም ቅርብና በጓሮ ብቻ የሚያድግ አደጋን በጣም የመከላከል አቅም ያለው። በወቅት በዝናብ ወይንም በብርድ ወይንም በሙቀት የማይገደብ ነው። ያትክልት ልዩ የሚያደርገው ነገር ቢኖር እሱ በጉልበት ጓሮ በቀላሉ ሊያደርግ ይችላል። በዘመናዊ ቴክኖሎጂዎች ወይንም በጀርካንና በተለያዩ ማስቀመጫዎች በቀላሉ ማሳደግ ይቻላል። በበረንዳዎች በይንጻና በግንብ ላይ ማስቀመጥ ጎመንን ማሳደግ ይቻላል። ጎመን ለሰውነትህ የሚሰጥ ጠቀሜታ በሽታ ተከላካይነት ነው። አረንጓዴው ደግሞ ለአይን ያአማረው ያደርገዋል። ጎመን ከምንጠቀማቸው ጊዜያቶች አንደንዶቹ በልጅነት ጊዜያችን ነው። እናታችን ጎመን ትሰራለናለች ትቃጥፍ ትቀነጥሰውና ታመጣዋለች ታጥበዋለች ከዚያም የሚቆረጥበት ደረጃዎች አሉ። አንዳንድ በሰፊ ይቆረጣሉ አንዳንድ ጎመን በጥቂት መጠን ይቆረጣሉ ሰፊ ጎመን መቆረጥበት ጊዜያት ምናልባትም ቶሎ ለመጨረስ ይሆናል። ምክንያቱም እናቴ ብዙ ስራ አለባት። ስለዚህ ቶሎ ለመጨረስ ትፈልጋለች። ለዚህም ደግሞ ሰፊ የሆነ ጎመኖችን አንድ ጊዜ ላይ ትቆርጠዋለች። እነዚህ ጎመኖች በቀላሉ የሚያዙ ናቸው። ብዙም ሰፊ የሆነ ልፋት አይፈልጉም። በአጭሩ የሚያዙ ናቸው። በእጅ ጥቅለል ተደርጎ አብሮ ከምበላ ምግብ እንጀራ ወይንም ከዳቦ ጋር ልበላ ይችላል። ይሄ ጎመን አሰራሩ አመቺ ነው። ጊዜውም ቀላል ነው። ይሄ የጎመና አሰራር በሰፊው መቁረጥ ነው ምናልባትም ከአምስት እስከ አስር ሴንቲሜትር ባለው ቁመት ሊቆረጥ ይችላል። ይህ በእጅ መቀንጠስ ወይንም ያለብላዋ በእጅ ብቻ ቆራርጦ ማስቀመጥ ነው። የጎመን አሰራሩ እጅግ ልዩ ያደርገዋል። በቀላሉ ጎማን ለመስራት የሚጠቀሙት አንድ ማብሰያ ድስት ወንም እሳት እሳት ማምቀያዎችና እና እሳት የሚተኩ ዘመናዊ ወይንም የኤሌክትሪክ ስቶቮችም ሊሆኑ ይችላሉ። እነዚህ በፈላዋ ውስጥ በመጨመር በተወሰነ ደቂቃ ምናልባትም አምስት እስከ አስር ደቂቃ ሊሆን ይችላል። የመጀመሪያዎቹ አስር ደቂቃዎች ውስጥ ጎመን ከውሃ ጋር ይፈላል። የዛን ጊዜ ጎመን የራሱ ሽታ አለው። አረንጓዴ መልክ ያለው ውሃ የተቀላቀለ ይወጣል። ነገር ግን ይህ ጥሩ ደረጃ አይደለም ገና አልባሰለም። እየጋለም ነው። እሳት መጨመር ያስፈልጓል። እናቴን ስራ ትሰራለች። እናታችን ብዙ ጊዜ ጎመን ለመጋገር በጣም አመቺና ልፋት የማይጠይቅ ስራ እንደሆነ ታውቃለች የእናታችን ስራ እጅግ ቀላል ነው። ነገር ግን እኛም እናግዛለን። ጎመን ከጓሮ በቃ ላሉ ስለሚውሉ መጣ ምንም ብዙ ልፋት የለውም። ጎመን ዋጋ በይካባቢያችን ረካሽ ነው። ምናልባትም ብዙ የጎመን መጠን አንድ በጀርባ ልሸከም የሚቻለው የጎማውን መጠን ምናልባትም በሰላሳ ብር ድረስ ይሸጥ ይችላል። በአሁኑ በሃምሳ ብር ሊሆን ይችላል። ይህ ደግሞ ከሌሎች አትክልት አንፃር ቀናሽ ያደርገዋል። ዋጋ ቀናሽ መሆኑ ደግሞ የገበያ ላይ ብዙ ተጠቃሚ እንዲኖረው ያደርገዋል። የጎመን የሚጠቅመው ጥቅሙ በቀላሉ የሚገኝ በአጭር ጊዜ የሚበስል እናታችንን ብዙ ልፋት የማይጠይቅ ከዋሃ ጋር በቀላሉ የሚፈላና በገበያ በቀላሉ የሚገኝ መሆኑ ነው። የጓሮ አትክልት በመሆኑ ብዙ የሚያድግበት እድሎች አሉት። ለም አፈር ብዙም ላያስፈልግ ይችላል። እናም በድር ዝናብ ወቅትና በበጋ ወቅት አይገደቡም። ይህ በሰፊው ሊያድግ ይችላል። ዝናብ የሚጠብቅበት ወቅቶች ይኖራሉ እነዚህም ለመትከል ነገር ግን ሲያድግ ብዙም ዝናብ አያስፈልግም። ጓሮ እትክልቶች ውስጥ በጣም የተለየ ነው የተለመደው ይህ ጎመን ነው። መልኩም ደማን አረንጓዴ ሊሆን ይችላል። የተለመደ የአሰራር ዘዴ አለው። በአጭር ጊዜ ውስጥ የሚበስል በመሆኑ ብዙ ተጠቃሚ ያደርጓል። የኔም የመስራት ልምድ እናቴ በጣም አላት። ነገር ግን እኛም እናግዛለን። ጎመን የተወደደ ምግብ አይነት ነው። የጓሮ አትክልት

የስራ ልብስ ትለብሳለህ? የስራ ልብስ እለብሳለሁ። የስራ ልብስ ለደንብና ለግቢው ወይንም ለአንድ ስራ ተቋም መለያውን ሊያገለግል ይችላል። የስራ ልብስ ጠቀሜታው ከሌሎች ሰራተኞች ጋር አንድ አይነት መልክ ወይንም አንድ አይነት ምልክት እንድኖር የስራ ልብስ ምናልባት ከስራ አይነቱ ጋር ሊመሰሰል ይችላል። ለምሳሌ የስፖርት ልብስ ቀላል ልብስና በአጭሩ ከሌሎች ጋር ለመዝ አብሮ ለመስራት የሚያገለግል ነው። ሌሎች የስራ ልብሶች ለምሳሌ የመካኒክ ልብስ ልብስ እንዳይቆሽሽ ሰውነት እንዳይጎዳ ሊጠቅም ይችላል። የስራ ልብስ የመልበስ ልማድ አለኝ። ይህ ደግሞ የስራ አካባቢን አመቺ ያደርገዋል። በትምህርት ቤት የትምህርት ቤት የጋራ ልብስ ይለበሳል። ይህም በአንድ ትምህርት ቤት የሚማሩ ተማሪዎችን አንድ ላይ ለማወቅ ይጠቅማል። እጅግ ቀላል እና አመቺ መንገድ ነው። የስራ ልብስ እንደየጠቋሙ ሊለያይ ይችላል። በመልክ በመጠን ወይንም በልብስ ተፈጥሮ ቀላል ልብስ የሚያስፈልግባቸው ቦታዎች ይኖራሉ። ይም እውቀት ለመከላከልና ለሰውነት ቀላል ለማድረግ ሊሆን ይችላል። እነዚህ ልብሶች እጅግ አመቺ ናቸው በቀላሉም ይለበሳሉ። ነገር ግን እነዚህ ልብሶች በተደጋጋሙ ቁጥር ቶሎ የማይለቅ እድል አላቸው። እነዚህን ልብሶች በአግባቡ መያዝ ያስፈልጋል። ነገር ግን በየጊዜው ልቀያየሩ ይችላሉ። አንድ ተቋም ከሌላ ተቋም የሚለይበት መለያ መሆኑን ሊያገለግል ይችላል። ለምሳሌ ሰማያዊ እና ጥቁር ልብሶች በተደጋጋሚ ይታያሉ። እነዚህ ደግሞ ቀላል ናቸው። ለአለባበስ አመቺ የነዚህ ተቋማት የመድለያ ምልክት አድርጎ የምትጠቀሙት ምናልባትም ስዕል በመሳል ወይንም ጽሁፍ አለዊ ላይ በመጨመር ሊሆን ይችላል። ለምሳሌ ትምህርት ቤት ስም ሊጻፍበት ትችላለህ ይህ የስራ ልብስ ነው። ከዚህም ውጪ መካኒኮዎች የምትጠቀሙት የስራ ልብሶች አሏቸው። እነዚህ ተደርቦ ይለበሳሉ። ቆሻሻንም ይከላከላሉ። ከዚህም ሌላ ለሰውን ደግሙ ምቾት ይሰጣሉ። ምናልባትም አደጋ የሚከለክሉ ናቸው። እነዚህን የመልበስ ልምድ አለኝ። ምክንያቱም የስራ ልብሶች የስራ አካባቢን ያስመስላሉ። ወይም ብቻ አይደለም ተቋምን ይወክላሉ። ከዚህም ሌላ ደግሞ ስራውን እንድትወድ ያደርጋሉ። ያበረታታሉ። የሚለበሰው ሙሉ የሆኑ ልብሶች ደግሞ ለስራው መቼ ያደርገዋል። እኔ እነዚህን በሚለብስበት ጊዜ ለስራው ያለኝን መነሳሰት ይጨምራል። ይህ ብቻ አይደለም። እነዚህ የስራ ልብሶች መጠናቸው ከስራው ጋር አብሮ ሊሄዱ ይችላሉ። ምናልባት ሙሉ ልብስ ሙሉ ሰውነት የሚሸፍኑ የስራ ልብሶች ሰውነትን ከአደጋ ከሙቀት ልከላከለው ይችላሉ። ከጉሚያ እንዳይቆሽሽም ይጠብቃሉ። ነገር ግን የስራ ልብስ ለመልበስ ሁል ጊዜ በንጽህና መጠበቅ ይጠበቅብናል። ሆኖም የስራ ልብሶች እንደየእውነቱ ሊቀያየሩ ይችላሉ። አንድ አይነት የስራ ልብስ በአንድ አካባቢ መጠቀም የተለመደ ነው። ይሄ ደግሞ ስራውን ይበልጥ ትኩረት ያሳጣል። ነገር ግን አንዳንድ ጊዜ እነዚህ ልብሶች በቸልተኝነት ሳይለብሱ ይቀራሉ። እኔ እንደዚህ አልፈልግም። ነገር ግን የስራ ልብስ መጠቀም እጅግ ጠቃሚ ነው። የስራ ልብስ ከአንድ አይነት በላይ ቢሆን ይመረጣል። ምክንያቱም የአየር ሁኔታን የሚወክል በፀሀይ በብርድ ጊዜ ወይም በሙቀት ጊዜ የሚለበሱ የተለያዩ ቢሆን እጅግ የተሻለ ነው። የስራ ልብሶች ሙሉ መሆናቸውን ማረጋገጥ አለብኝ። እነዚህ ደግሞ አመቺ ያደርጓል። ለሰውነትም የተመቻቸ እንደሆነ ያደርጓል። የስራ ልብስ የመልመድ የመልበስ ልምድ አለኝ ብዙ ጊዜ እጠቀመዋለሁ። ነገር ግን ስራ ለመግባት መጀመሪያ የስራ ልብስ መልበስና ማዘጋጀት ሰፊ ጊዜ ሊወስድ ይችላል። ይህ የስራ ልብስ አንዱ አሉታዊ ጎን ነው። ሆኖም የስራ ልብስ መልበስ እጅግ ይጠቅማል። እኔ ይሄንን ብዙ ጊዜ እጠቀማለሁ። የብዙ ጊዜ ልምድ ነው

ዶሮ አለ? ዶሮ አለኝ። በልጅነቴ እጠብቃት ነበር አሳድግያታለሁ። ነገር ግን አሁን ምን እንደሆነች አላውቅም። ይቺ ዶሮ በጣም ታምራለች፣ ቀይ ነች። መልኳ ደግሞ በጣም ያስደስታል። ስትመላለስና ስትጮህ ደስ የሚለው ድምጽ አላት። ይቺ ዶሮ መጀመሪያ ብዙ ጫጩቶቹን ትወልዳለች። ምናልባት እስከ አስራ አንድ እና አስራ ሁለት ጫጩቶችን። እቺ ዶሮ በጣም ደስ ትለኛለች። በልጅነቴ ጠብቄያታለሁ። ነገር ግን እያደግኩ ስመጣ ከእሷ ተለየሁ። እኔ ለትምህርት ሌላ ሀገር ሄድኩ። እሷ ግን የቤት ነች። እቺ ዶሮ ብዙ እንቁላሎችን ትጥላለች፣ ብዙ ጊዜ እንመገባለን። ነገር ግን ጫጩቶቿ ብዙዎች አያድጉም። አንዳንዶች በጨለፊት ይወሰዳሉ። አንዳንዶች ደግሞ ወድቆ ይቀራሉ። አንዳንዶች ይሞታሉ። ስለዚህ ይቺ ድሮ የምታስደስተኝ ድሮ ነች። ጫጩቶችን ማሳደግ ብትችል ደስ ይለኛል። የዚች ድሮ ምስጢሩ አልገባኝም። ነገር ግን መልኳ በጣም ያምራል። ቀይ ነች እናም ስትሮጥ ደግሞ ሰውነቷ ወደ አንድ በኩል ነው ወደ ሌላ በኩል እየዞረ ወገግ ትላለች። የዚች ዶሮ ስሟን ረስቻለሁ ነገር ግን ጠቀሜታ አለሁ። እቺ ዶሮ እንቁላል ትሰጣለች እኔም እቤት እጠብቃለሁ። የዚች ዶሮ በጣም ልዩ የሚያደርገው የጫጩቶቿ ብዛት ነው፣ ብዙ ጫጩቶች በቤት አሳድጊያታለሁ እነዚህ ጫጩቶች እያደጉ መጥቷሉ። ነገር ግን ከቅርብ ጊዜ ወዲህ በጣም እየወደቁ ነው። እኔም ብዙ አልጠበቅኩም። ይቺን ጆሮ፣ ዶሮ መንከባከብ ያስፈልጋል። ምናልባትም ስንዴ አልስፈላጊ ምግብ፣ ሽሩሽ ቀና ውሃ በየጊዜ ማዘጋጀት፣ ይቺ ድሮ ከቤት ወጥታ ስትገባ መጠበቅ ያስፈልጋል። እቺ ድሮ የምትተኝበት ቦታ ንጹህ ቢሆን እጅግ ጥሩ ይሆናል። ብዙ ጫጩቶች የማሳደግ ነገርም ይጨምራል። ጥንቃቄ ያስፈልጋል፣ እቺ ዶሮን ለመጠበቅ ከድመቶች መከላከል፣ የዶሮ አጥር መስራትና ቤት መስራት ሊሆን ይችላል፤ ምግብ መስጠት የተለመደ ተግባር ነው። ይህንን ዶሮውን ብዙ ጊዜ እጠብቃታለሁ ይቺ ዶሮ ብዙ አመት ቆይታለች። ነገር ግን አሁን እያረጀች ነው። በሚያሳዝን ሁኔታ እንድድሮ ሮጣ የፈለገችበት አትሄድም፤ እቺ ዶሮ ሰውነቷ በጣም እየጨመረ መጥቷል። ነገር ግን ኪሏን ወይንም መጠኗን አላየሁትም። አንዳንድ ጊዜ ክትባቶች ያስፈልጋሉ፤ ይቺን ድሮ መንከባከብ ይጠበቅብኛል። ነገር ግን እኔ ይሄን ማድረግ አልችልም። ዶሮ ጥንቃቄ ያስፈልገዋል፣ መጠበቅ ያስፈልገዋል፣ ከዚያም በቂ ጠቀሜታ ማግኘት ነገር ግን ዶሮዋን ለመንከባከብ በቂ ዝግጅት አላደረኩም። የዶሮ ዝግጅት የሚያስፈልገው በምግብ፣ በውሃ፣ በጥበቃና በክትባቶች በንጽህና ሊሆን ይችላሉ። ዶሮን ለማሳደግ አስፈላጊ እርምጃዎችና ጥንቃቄ ያስፈልጋሉ። የኔ ዶሮ ብዙ ጊዜ ቆይታለች። ብዙ ጥቅምም ሰጥታለች። ነገር ግን አሁን የት እንዳለች አላውቅም። እኔ ከእሷ በጣም ርቄ ነው ያለሁት። ዶሮ አለህ ወይ? ለሚል ጥያቄ ዶሮ አለኝ። እና ይሄ ዶሮ እንቁላልና ጫጩት ነው የሚሰጠው። በእርካሽ ዋጋ ገዝቼ ዛሬ ግን ብዙ፣ ብዙ ብር ልተርፍ ይችላል። እንቁላል ለሰውነታችን በጣም ጠቃሚ ገንብህ የሚግብ ነው። እና እንቁላል ከመብላት ጎን ነጎን ዶሮዋንም አንካባክበው ያስፈልጋል። ምናልባት ስንዴ ገዝቶ፣ ገብስ ገዝቶና አንዳንድ ፍርሽኮችን ማዘጋጀት፣ ውሃም ማዘጋጀት ያስፈልጋል። ዶሮውን ልጠማት ይችላል እና እኔም ይሄን ለማድረግ ጥረት እያደረኩ ነኝ። ዶሮዋን በደንብ መጠበቅ ያስፈልጋል ብዬ አስባለሁ። ዶሮ ደስ ትላለች፣ መልኳ ቀይ ነው፣ እድሜውም ቆይቷል። ብዙ ጥቅም ሰጥታለች፣ አንከባክቤያት ነበር፣ ያው ብዙ ጥንቃቄ ያስፈልገዋል፣ ድሮ አለኝ። ቀይና ብዙ ጊዜ የተጠቀምኳት ዶሮ ነች። ዶሮ መጠበቅ ይጠቅማል።